አዎ ሙዝየም መሄድ እወዳለሁ። ምክንያቱም ሙዝየም ላይ የምናገኛቸው ብዙ በቲዎሪ፣ በአንዳንድ ትምህርቶች፣ በሰሚ ሰሚ የምንሰማቸውን ነገሮች ሙዚየም ላይ ስትሄድ በቀጥታ የባለታሪኩ ሁኔታ እናገኘዋለን። መጽሐፍትም ሊሆን ይችላሉ፣ የእንስሳት ቅሪትም ሊሆን ይችላሉ፣ አንዳንድ ታሪኮችም ብቻ በአጠቃላይ ማንኛውም ነገር እንደዚህ ነበር የሚለውን ቲዎሪ የነበረውን በአካል ሂደህ የምታገኘው ጉዳይ ስለሆነ ወይ በተለይ እኔም እንደ ባህሪ ታሪክም እወዳለሁ። ስለዚህ ታሪኮች ደግሞ አብዛኛው የታሪክ ማህደር የሚባለው ወይም የታሪክ መሰረት ነው የሚባለው አብዛኛው እንደ ሀገርም እንደ ግለሰብም እንደ ተቋሞችም በሚዜም የሚቀመጡበት ሁኔታዎች ስላሉ በሙዚየም ሂደን የምናገኛቸው እውነተኛ የሚመስሉ ታሪኮችም ስላላቸው ሙዚየም መሄዶ እወዳለሁ፣ ሄጄም አውቃለሁ በተደጋጋሚ።

አዎ የፀሀይ መውጣትን ጠዋት ጠዋት አያለው የቤቴ አቀማመጥ፣ ያለሁበት የምኖርበት አካባቢም ወደ ፀሀይ መውጫ አቅጣጫ ስለሆነ ፀሀይ ስትወጣ ጠዋት ጠዋት የማየት እድሉ አለኝ። እንዲሁም ደግሞ ፀሀይ ስትወጣ ያላትን ቅርጽ፣ የቅላቷን፣ ያለውን የመጻኢ ወይም የቀጣዩ ተስፋ የሚታይበትም አድርገህ ስለሚቆጠር ፀሀይ ስትወጣ ብዙ ጊዜ አያለሁ የማየት እድሉም አገኛለሁ። ቅድም ቀደም ብዬ እንደተናገርኩት በፀሀይ መውጫ አቅጣጫም ስለሆንኩኝ ፀሀይ ስትወጣ ጠዋት ጠዋት የማየት እድሉም አለኝ። ስትወጣ ማየትም በጣም ደስ ይለኛል እና ፀሀይ የምትወጣበት ሰዓት ላይ ጠብቄ አያለሁ ደስ የሚል ስሜትም አለው።

መስታወት ላይ በቀን ሁለት ጊዜ ላይ እችላለሁ ጠዋት ከመኝታ ቤቴ ስነሳና ሻወር ከወሰድኩ ወይም ፊት የከታጠብኩ በኋላ ላይ እችላለሁ ከዛ ቀጥሎ ደግሞ ምሳ ለመብላት እጄ ስታጠብ መስታወት ፊት ለፊት የማግኘቱ እድል ካለ ስራ ቦታም ሊሆን ይችላል መኖሪያ ቤትም ሊሆን ይችላል አብዛኛው ጊዜ እጅ መታጠቢያ ቤቶች ፊት ለፊት የፊት ማስታወት ስላላቸው እሱን እጠቀማለሁ ማለት ነው። በቀን ደግሞ በቀን ሁለት ጊዜ ካልሆነ ግን ካነሰ አንድ ጊዜ ላይ እችላለው ከበዛ ሁለት ጊዜ ማለት ነው።

የስራ አሰራሮችን እከተላለሁ መከተልም ደግሞ የግድ ነው። አንደኛ የምሰራበት መስሪያ ቤት ወይም የምሰራበት ተቋም የግድ የአሰራሮችን መከተል የግድ ስለሚያስቀምጥ አሰራሮችን ተከትለህ ካልሰራህ ቅቡልነትም አይኖረውም። ለዚህ ሲባል የአሰራር የስራ አሰራሮችን ቅደም ተከተል ጠብቀህ መሄድ የግድ ይላል። እንደ ልምድም አሰራሮችን ተከትሎ መሄድ። ውጤታማ ስለሚያደርግ አገልግሎት ለምትሰጠው ደንበኛም የግድ አሰራሩን ተከትለህ ስለሆነ አገልግሎት መስጠት ያለብህ ያ ከአሰራር ውጪ መሄድ። በህግም ያስጠይቃል ስለዚህ የግድ በተቋሙም ህግ መመሪያ ደንብ ይኖረዋል። በአገሪቱም አሰራርን ተከትለህ አለመስራት ወንጀል ነው ብሎ ያስቀምጣል። ስለዚህ ለምትሰራው ስራ አሰራር ተከትለህ መሄድ ያስገድዳል። በመሆኑም እኔ የምሰራበት መስሪያ ቤት አሰራርን ተከትዬ የመስራት ልምዱም ባህሉም አለ። ግዴታም ጭምር ስለሆነ አሰራርን ተከትሎ መስራት ለተሻለ ውጤትም እንደሚያበቃ አውቃለሁ። በመሆኑም የስራ አሰራሮችን ቅደም ተከተልን በማክበር ነው ስራን የማከናውነው

እኔ ያለሁበት አካባቢ ገበያ። ጥሩ የሚባል ነው አንደኛ ከአዲስ አበባ ከአስራ ስምንት እስከ ሃያ ኪሎ ሜትር ከአዲስ አበባዋና ከተማው ከመሃሉ ከሚባለው። ከአስራ ስምንት እስከ ሃያ ኪሎ ሜትር ርቀት ላይ ስለሚገኝ ወደ ዳር ነው ማለት ይቻላል። ስለዚህ እዚህ ዳር አካባቢ ወይም እኔ የምኖርበት አካባቢ ያለው የገበያ ሁኔታ ሁሉም ነገሮቹ ከመሃል ከተማው የተሻለ ዋጋ አላቸው። ሁለተኛ ከአምራች ቀጥታ የማግኘት እድሉም አለ። ከአምራች በቀጥታ ወደ ነጋዴ ኢሳይ ደርሱ። ከመጀመሪያው ደረጃ ላይ ካሉ ሰዎች የመጀመሪያ ሻጭ የሚባሉ ወይም አከፋፋይ የሚባሉ ከዛ የማግኘት እድል አለ። ስለዚህ በአዲሱ ፍሬሽ እያለ የማግኘት እድሉም አለ። የተሻለ ዋጋ ማግኘቱ እድል አለ። ስለዚህ በዚህ በዚህ ምክንያት እኔ ያለሁበት አካባቢ ጥሩ የሚባል ገበያ አንዳንዴ መሃል አካባቢ የሚኖሩ ሰዎችም እየመጡ እዚህ የሚገበያይበት ሁኔታ አለ። በአዲስ አበባ ደረጃም ትልቁ የገበያ ማዕከል የሚባል መርካቶ ሲባል ሲሆን በሁለተኛ ደረጃ ሾላ የሚባል አለ። በሶስተኛ ደረጃ ደግሞ እኔ ያለሁበት አካባቢ አቃቃሊት የሚባል። ጥሩ ገበያ ተብሎ ከሚቆጠሩ በአዲስ አበባ ደረጃ ሶስት ገበያዎች አሉ ወይም የገበያ ማዕከል አሉ ከሚጠሩ። አካባቢ ያለው ስለሆነ። እኔ ያለሁበት አካባቢ ጥሩ ወይም ደግሞ ቆንጆ የሚባል የገበያ አካባቢ ነው ማለት ይቻላል።

እኔ በቀን ከበዛ አምስት ጊዜ በትንሹ ግን ሶስት ጊዜ ኢሜሎችን እልካለሁ። እንደ አስፈላጊነቱ በተለይ ቀደም ብሎ የተላኩልኝ ኢሜሎች ካሉ የነዛ ኢሜሎችን ምላሽ አስፈላጊ ሆኖ ሲገኝ የግድ የተላኩትን ብዛት ያህል ኢሜሎችን ምላሽ ለመስጠት የዛን ያህል ብዛት ልልክ እችላለሁ። እንደ አጠቃላይ ግን በትንሹ በቀን ሶስት ኢሜል ከበዛ ደግሞ አምስት ኢሜል ድረስ የምልክበት ቀን አለ። በአጠቃላይ ግን ከሶስት እስከ አምስት ኢሜሎችን በቀን እልካለሁ።

አዎ እጠቀማለሁ የቀን መቁጠሪያ ማለት አንዳንድ እቅዶች ሲኖሩህ እቅድህን ለማሳካት የመርሳት ሁኔታ ወይም ደግሞ በስራ ውጥረት ምክንያት በስራ ብዛት ምክንያት እቅዶችን ልትረሳቸው ስለምትችል የቀን መቁጠሪያ ላይ ምልክት በማድረግ እቅድህን ለማሳካት ውይም ደግሞ የያስከውን ቀጠሮ በቀጠሮ ሰዓት ለመገኘት ወይ ማድረግ ያለብህ በዛን ሰዓት ለማድረግ ሲባል የቀን መቁጠሪያ ላይ እየተጠቀምኩኝ ምልክት በማድረግ በእቅዴ መሰረት ለመሄድ ይረዳኛል ስለዚህ የቀን መቁጠሪያ በጣም እጠቀማለሁ አስፈላጊ ነው። ስራዬን ለማሳለጥ ወይም ደግሞ የያዝኩትን ፕሮግራም በእቅዱ መሰረት ለማስኬድ የግድ የቀን መቁጠሪያ ላይ ምልክት በማድረግ እጠቀማለሁ ማለት ነው። ስለዚህ የቀን መቁጠሪያ መጠቀም ጠቃሚ ነው። እኔም እጠቀማለው። እቅድህን ለማሳካት ሲባል ደግሞ የቀን መቁጠርያ መጠቀም ተገቢ ነው።

አዎ መብረቅ እፈራለሁ አንደኛ ድምፁ ድምፁ የሚወጣውን ድምጽ በጆሮ ላይ ወይም በምንሰማ በመስሚያ አካላችን ላይ የራሱ ጉዳት ሊያደርስ ይችላል ከዛ ቀጥሎ ደግሞ እስከ ሞትም ሊያደርስ የሚችል ስለሆነ መብረቅ ያስፈራል። መብረቅ በኢትዮጵያ ደረጃ ብዙ ጊዜ በክረምት አካባቢ እና ክረምት መውጫ አካባቢ ለምሳሌ የኢትዮጵያ ክረምት ወቅት ተብሎ የሚጠራው ከሰኔ አካባቢ ሰኔ ሀምሌ ነሀሴ ለተከታታይ ሶስት ወራትን ከበድ ያለ ዝናብ የሚዘንብበት ወቅት ነው። በእነዚህ ዝናብ ወቅት ዝናብ ሲዘንብ ዝናብ ካባራ በኋላ የሚመጣ ተከትሎ የሚመጣ መብረቅ አለ። መብረቅ እንደ ህዝብ እንደ ግሌም የሚያስፈራ ድምጽ ያለውና ገዳይም በመሆኑ መብረቅን እፈራለሁ። አስፈሪ ድምጽም አለው።

አዎ ማር እ እወዳለሁ በአካባቢያችን ወይም በኢትዮጵያ ደረጃ ትንሽ የማር እጥረት ይኖራል እጥረት ብቻ ሳይሆን የዋጋ ውድነት ይኖራሉ እና በምትፈልገው ሰዓት ማርን የማግኘት እድሉ ጠባብ ነው። ቢሆንም ግን ካለህ ገቢ ብርህን በመቆጠብ እና አንዳንድ ነገሮችን እድሎችን በመጠቀም እ ማር የመግዛት እድሉ ይኖርሃል። ማር ደግሞ ስንጠቀመው በሻይ መልክ ልንጠቀመው እንችላለን። በባዶ ልንጠቀመው እንችላለን። በዳቦና በአምባሻ ቀብተን ልንጠቀም እንችላለን። እነዚህ ማር ስንጠቀም ከአጥሚት ጋር ወደ ትኩስ ነገር በማስገባት ሊሆን ይችላል። በተለያየ ዘዴ እንጠቀመዋለን። እንደ ኢትዮጵያውያን ወይም ደግሞ እኔ እንደ ግሌ ማር በጣም አስፈላጊ ነው ለጤንነት። ጉንፋን ብርድ የተለያዩ የልብ ኬዝ ያላቸው ሰዎች ማር ቢጠቀሙ ለውጥ ያሳያቸዋል የሚል እምነትም ስላለ። ማር ተወዳጅና በጣም በጉጉት የምንጠብቀው ነው እንደ ኢትዮጵያውያን ወይም እንደ ግሌ። ስለዚህ እኔ እንደ ግሌም እ ማር ለማግኘት እና ማር ለመግዛት የማደርገው ጥረትም አለ። ማሩን ደግሞ እንደሚጠቅም ስለማውቅ እ ባገኝ ማር እጠቀማለሁ። ማር እወዳለሁ። አብዛኛው ኢትዮጵያውያን ማለት ይቻላል ማር ወዳድና ማር የሚፈልግ ሰው ነው ማለት ነው። ካለው ጥቅም አንፃር

ምንጣፍ ላይ የመጠቀሙ ልምድ የለኝም። ምክንያቱም ምንጣፍ ላይ ትንሽ ዚቅ ብለህ እነደ ኢትዮጵያ ወይም እነደ አዲስ አበባ ምንጣፍ ላይ የመቀመጥ እድሉ ያለው በ ሙስሊሙ ማህበረሰብ ሲሆን ቁጭ የማለት ባህል አለ ከባህል አንፃር ጋር ማለት ነው። እኔ ግን ምንጣፍ ላይ ለመቀመጥ ትንሽ የሚያስቸግር የልምድም ስለሚጠይቅ ምንጣፍ ላይ አልቀመጥም። ምንጣፍ ላይ ልቀመጥ እንኳን ቤት ረጅም ሰዓት መቆየት አልችልም። ወዲያው የእግር የህመም ስሜት በእግሬ አካባቢ ይሰማኛል። ብዙም ምቾት ስለማይሰጠኝ ምንጣፍ ላይ አልቀመጥም መቀመጥም አልወድም።